አዎ በፋም አብሰል አውቃለሁ በፋም ማብሰል ጥሩ ጎን አለው በፋም ስናበስል ኢኮኖሚያችን ወጪያችን ይቆጠብልናል። በፋም ማብሰል በጣም ተወዳጅ ነው ምግብም ያጣፍጣል። በፋም ማብሰልን በጣም ነው የምወደው በጣም ነው የምችለው። ረጅም ጊዜ በፋም አብስዬ አውቃለሁ። ለዚህ ተመራጭ ሆኗል

ለሊት ተነሳ ከቡር ያው ሻማ አበራለሁ። ነጭ ልብስ እለብሳለሁ ኬክ ይደፋል ዘመድ ይጠራል። የተለያዬ ሙዘቃዎች ይከፈታሉ ይጨፈራል። ይበላል ይጠጣል ደስ ይላል ደግሞ ለፍጠሪም ምስጋና አቀርባለሁ። እስካሁን ድረስ የሰራሃቸው ስራዎቹን ደግሞ አስታውሳችኋለሁ ደግ ደግ የሆኑ ስራዎቹን ሰምቼና ተረድቼ በእነርሱ እጽናናበታለሁ። ክፉ ስራዎቹን የሰራሁበትን ካለ ደግሞ እታረምበታለሁ። ለቀጣይም ለማስተካከል እሞክራለሁ። ዘመዶች ጎረቤቶቼ እየመጡ ደግሞ ለኔ በተለያዩ ስጦታዎች ይዘው ያመጡልኛል። ይሄ ሁሉ ያስደስተኛል በዚህ መልኩ ነው ሊደቴን የማከብረው አሁን። ልደቴን ለማክበር ደግሞ ቀጣይ ትንሽ አንድ ሁለት ሶስት ወሮች ይቀራሉ። በእነኛም ደግሞ ከዚህ በደማቅ ሁኔታ ለማክበር የተዘጋጀሁበት ነው። እና በጣም ደስ ይለል ልደት ማክበር በጣም ያስደስታል። እቭን የኔ ልደት ብቻ ሳይሆን የሌሎች ሰዎችም ልደትም እያከበርኩ በጣም ደስተኛ እሆናለሁ። ልደት ማክበር ደግሞ ማህበራዊ ስራችንን ያጠናክራል። ለዚህ ይሄ ባህል በእኛ ሀገር ንዠ እንድንለመድ በጣም አስታውሳችኋለሁ አስተምራችኋለሁ ደግ እንደሆነም እነግራቸኋለሁ ለማንም ማለት ነው። በአካባቢዬም ልደት በማክበር ይታወቃሉ የሁሉም ሰው ልደት እያከባርኩ ደግሞ ስጦታ እያበረከትኩ እገኛለሁ ደስ የሚል ስራ ነው።